ቀርቃሃ ባከባቢ ያለ አዎ አለ ቀርቃሃ ብዙ ቦታ ላይ ያድጋል በኛ አካባቢ ደግሞ በበርካታ ሁኔታ እያደገ ብዙ አገልግሎቶችን የሚሰጥ የተክል አይነት ሲሆን በእኛ አካባቢም በርካታ ቀርቃሃዎች አሉ። እነዚህ ቀርቃሃዎች በብዙ አገልግሎቶች ላይ ይውላል። እና ብዙ ቀርቀሃዎች እኛ አካባቢ አሉ። በተለይ በጋማ አካባቢ ይለመልማሉ። በጣም በብዛት ይወጣሉ እና እጅግ ከፍተኛ የሆነ ጥቅም ስላላቸው ብዙ ሰዎች ይጠቀማችኋል

የምትወደው ሬስቶራንት የት ነው? ሃይፈን ሬስቶራንት በጣም የምወደው ሬስቶራንት ነው በጣም በርካታ መሰረታዊ ነገሮች የተሞሉበት ሪስቶራንት እንደመሆን መጠን በጣም የምወደው ሬስቶራንት። እሱ ነውና በጣም መስተንግዷቸው ምግባቸው ሁሉም ነገር የተሻለ አቅርቦት እስካለው ድረስ እሱን ሬስቶራንት በጣም እወደዋለሁ።